ከስራ ሰዓት በኋላ ትሰራለህ ይላል? አዎ ከስራ ሰዓት በኋላ እሰራለሁ ምክንያቱም በቃ ያለው ስራ ይሄ ኑሮን አሸንፈህ ወይም ደግሞ ከኑሮ በላይም ደግሞ ኑሮን አሸንፈህ የመሰረታዊ ፍላጎቶችን አሟልተህ ከዛ ባለፈም የምታስብበት ሁኔታ ላይ አይደለም ስራው ስለዚህ ከስራ ሰዓት በኋላ ሌላ ስራ መስራት ግዴታ ነው በቃ ውዴታ ሳይሆን እንደ ግዴታ ጭምር ነው። በቃ ኑሮን ለማሸነፍ ኑሮን አሸንፎ ሌላ ነገር ለማሰብ ግዴታ ተጨማሪ ስራ ያስፈልጋል። ኢቭን ተጨማሪ ስራ ወይም ደግሞ ከስራ ሰዓት በኋላ ካልተሰራ መኖር ራሱ የማይቻልበት ሁኔታ አለ። ይሄ ማለት በልቶ ጠጥቶ አድሮ ቤት ኪራይ ከፍሎ ለመኖር ራሱ አስቸጋሪ የሚሆንበት ሰዓት አለ። እና ይሄን ለመቆጣጠር ግዴታ ሌላ ተጨማሪ ስራ ያስፈልጋል ያ ተጨማሪ ስራ የምትሰራው ደግሞ ከስራ ሰዓት በኋላ ነው። ስለዚህ እኔ ከስራ ሰዓት በኋላ ሌላ ስራ እሰራለሁ የምሰራው ስራም ደግሞ በጣም ደስተኛ ነኝ። ተደስቼ ኖራለሁ። እንግዲህ ተደስቼ ከኖርኩ ደግሞ ለኔ የሚፈለገው ይሄ መደሰትና መኖር ነው። አሁን ያለሁበት ሁኔታ ካስደሰተኝ ስለ ነገር እግዚአብሔር ያውቃል ከዚህ ማለት የተሻለ አይነት ህይወት እንደሚኖረኝ አምኜ ዛሬን እንኖራለሁ ነገ ደግሞ እግዚአብሔር ያውቃል። እና በዚህ ሁኔታ ነው ሰው ሁላ በተስፋ የሰው ልጅ በተስፋ ነው የሚኖረው። በቃ በተስፋ ሲኖር ዛሬ ያለበትም ሁኔታ አለ ለመኖር ግዴታ ነው። እና ከስራ ሰዓት በኋላ ሌላ ስራ አለመስራት አይቻልም። እንደ መዝናኛም አሁን ላይ ደግሞ ስራዎች ሁሉ እንደመዝናኛ የሆኑ ስራዎች እየቀለሉ ነው ያው እኛ አክብደን ካላየናቸው በስተቀር ማለት ነው። እና በዚህ መልኩ እኔ ከስራ ሰዓት በኋላ ስራ እሰራለሁ